ደስተኛ ደስተኛ የሚለው ቃል እንግዲህ አንድ ሰው በሆነ ነገር መርካቱን የሚገልጽልን ቃል ነው ማለት ነው በአንድ ነገር ፈገግ ሲል ወይም ደግሞ ሲረካ። በሆነ ስጦታ ሊሆን ይችላል በሰራኸው ስራህ ሊሆን ይችላል ባገኘኸው ገቢ ሊሆን ይችላል። እንዴዚሁም ደግሞ በተመገበው ምግብም ወይም ደግሞ በለበሰው ልብስም ሊሆን ይችላል ይሆናል እርካታ ሲሰማው እንግዲህ ደስተኛ ይሆናል ማለት ነው። የሚፈልገውን ነገር ሲያገኝ የሚሰማው ስሜት አንድ ሰው የሚፈልገውን ነገር ሲያገኝ ያሰበው ሲሳካለት የሚሰማው አይነት ስሜት ነው ማለት ነው። እንግዲህ አንድ ሰው። ርቦት ሊሆን ይችላል ርቦት እንግዲህ የሆነ ምግብ ደስ የሚል ምግብ መብላት አለብኝ ብሎ ያንን ምግብ ሊመኝ ይችላል ያንን ምግብ እንግዲህ እንደ ራበው ከበላ ያ ሰው ደስተኛ ይሆናል። ማነው እንግዲህ ደስታ የሚለው የዛን ይገልጽልናል ማለት ነው። እንደዚሁም ደግሞ አሁን ለምሳሌ የተለያየ የሆኑ ስራ እየሰራ እያለ እንግዲህ ያ ስራ ከግብ ከጫፍ ከደረሰበትና ውጤታማ ካደረገው እንግዲህ ያ ሰውዬ ይሄ ደስ ይለዋል። ማለት ነው እንግዲ ይሄ ምንድነው እንግዲህ የዛ የስራው እርካታ ይገልጻል ማለት ነው። ዴስተኛ የሚሆን እንግዲህ በዚህ በስራው መርካቱን የሚገልጽልን ነው ማለት ነው። እንደዚሁም ደግሞ በተለያየ መልኩ በሰዎች ሊሆን ይችላል ደስ ሊለው ወይም ደግሞ በሚያገኘው ነገር በአጠቃላይ በሰራውም ስራ ሊሆን ይችላል እንግዲህ ደስተኛ ይሆናል። በአሁን ለምሳሌ በግብዣ ወይም ደግሞ በመስተንግዶ ሰዓት ሊሆን ይችላል እንግዲህ ያ ሰው ደስ ብሎት ሰዎችን ሰብስቦ ለመጋበዝ ሰው ያስባል። ማለት እንግዲህ የሆነ ነገር ተሳክቶለት ወይም ደግሞ የሆነ ያሰበው ነገር ተፈጽሞለት ሲሆን እንግዲህ ያ እርካታ ሲሰማው ነው። ዴስታ የሚገኝ የሚያገኘውና እንግዲህ ደስታ ሲባል አንድ ሰው የሚያሳየው ጥሩ የሆነ ስሜት ማለት ነው። በአጭሩ ደስታዬም ነው ጥሩ የሚባል ስሜት ነው ማለት ነው። እንግዲህ ለምሳሌ ሰርግ እንግዲህ በሰርግን የደስታ መገለጫ ወይም ደግሞ የደስታ ሰዓት ብለን እንገልፀዋለን ማለት ነው። እንግዲህ መሽራም ሆነ ሙሽራ ወይም ደግሞ የነሱ ቤተሰቦች እንግዲህ ደስተኛ የሆኑበት የሚሆኑበት ሁኔታ አለ። ደስታ እንግዲህ በዛ መልኩ ሊገለጽ ይችላል ማለት ነው። እንደዚሁም ደግሞ አንድ ሰው ባደረገልን ድርጊት በዋለልን ውለታ በዛ ደስተኛ የምንሆንበት ይኖራል። እንደዚሁም ደግሞ አሁን እንግዲህ እኛ በልጅነታችን ወይም ደግሞ ከቤተሰባችን ጋር በምንኖርበት ሰዓት እንግዲህ ልብስ በሚገዛልን ሰዓት ወይም ደግሞ ጫማ በሚገዛልን ሰዓት እንግዲህ በጣም እንረካለን ውስጣችን የሆነ ደስ የሚል ስሜት ይሰማናል እና እንግዲህ ይሀ የተሠማን ስሜት ደስተኛ መሆናችንን የሚገልጽ ነው ማለት ነው። እንግዲህ ደስተኛ የሚለው ቃል እንግዲህ ፈገግ የሚል ደስታ የሆነ የሚስቅ የረካ ሰው ማለት ነው። እንግዲህ ደስተኛ የምንለው በምንም አይነት ነገር ያልተከፋህ ያላዘንህ ወይም ደግሞ ችግርህ ያልደረሰበት ማለት ነው። ችግር ቢደርስበት እንኳን ያንን ችግር ተወጥቶ በጥሩ በሚባል ቁመና ያንን ችግር ተጋፍጦ የተወጣ ከተወጣ በኋላ የሚሰማው አይነት ስሜት ነው። ደስተኛ የሚባለውና እንግዲህ አንድ ሰው እንግዲህ በተለያየ ሁኔታዎች የደስታ ይሰማዋል ማለት ነው። ጤነኛ በመሆኑ ራሱ ደስተኛ ብዙ የሚሰማቸው ሰዎች አሉ። እና ዴስታ የምንለው እንግዲህ የአንድን ሰው እርካታ ወይም ደግሞ የአንድን ሰው በጎ መሆን ጤነኛ መሆን ወይም ደግሞ ፈገግ ማለትን የሚቀጥልልን ነው ማለት ነው። እንግዲህ አንድ ሰው አሁን ለምሳሌ ይሄ በጣም የሚስቁ ሰዎች አሉ እና ደስተኛ ብለን እነዛን እንገልጻቸዋለን ማለት ነው። እንግዲህ ደስተኛ የሚለው ቃል ይህንን ለመግለጽ የምንጠቀመው የአማርኛ ቃል ነው ማለት ነው።

አውርድ አውርድ የሚለው እንግዲህ አማርኛ ቃል ትእዛዛዊ የሆነ የአማርኛ ቃል ነው ማለት ነው። አንድ ሰው ወይም ደግሞ አንድ ግለሰብ ሊታዘዘው የሚችል ነገር ነው። ትእዛዛዊ የሆነ እንግዲህ አሁን እኔ ጓደኛዬን አውርድ ልል ይችላሉ ወንድሜን ወይም ደግሞ አባቴም ልሆነ ይችላል አውርደው ልል እችላለሁ ማለት ነው። እንግዲህ አውርድ የሚለው ቃል በተለያዩ ቦታዎች ለተዛዛዊ ለሆነ ነገሮች እንጠቀማለን። ለምሳሌ አሁን የተሰቀለ ነገር ቤት ግድግዳ ላይ የተሰቀለ ነገር ካለ እንግዲህ ወንድሜን እኔ አውርድ ልለው እችላለሁ ማለት ነው። አውርድ ማለት እንግዲህ ያንን የተሰቅለውን ነገር ወደ መሬት ከተሰቀለበት አውርዴ አንጣ ወይም ደግሞ ከተሰቀለበት ወደ መሬት አድርገው ማለት ነው። እና ለዛ አገልግሎት ይውላል። እንደዚሁም ደግሞ አሁን ለምሳሌ ልብስ በሚሰጣበት ልብስ አጥበን እናሰጣን እንግዲህ ከተደረቀ በኋላ አውርድ እህን ብለን ትዛዝ ልንሰጥ እንችላለን። ጓደኞቻችን ይሁን ለእንትናችን ይሄ ማለት እንግዲህ ከተሰቀለበት ቅብር ላይ አንስተ አምጣ ማለት ነው። እና ትእዛዛዊ የሆነ ጥያቄ ነው። እንደዚሁም ደግሞ አሁን ለምሳሌ መኪና ጭነት የሚሰሩ ሰዎች ወይም ደግሞ መኪና ላይ የተጫረ ነገርን እንግዲህ እቃህን ለምሳሌ ትራንስፖርት ወዴት ላይ የቦታዎች በምንሄድ በሰአት እቃችንን ጭኔን እንሄዳለን እና እንግዲህ የደረስንበት ቦታ ቦታችን የምናስበው ቦታ ስንደርስ እንግዲህ ረዳቱን እንላለን ማለት ነው። ይሄ ማለት እንግዲህ እቃውን ከመኪናው ላይ አውርዶ ወደ እኛ ወደ መሬት እንዲያደርግልን ማለት ነው። አውርድ እንዳለ ላይ ከተሰቀለበት እንግዲህ አውርድ የሚለው ቃል ከታች ወደ ላይ እንዴ ማለት ነው። ከታች ከላይ የነበረውን ወዴታች ማድረግ እንደማለት ነው። አውርድ የሚለው ቃል ማለት ነው። አሁን ለምሳሌ ከከፍታ ቦታህ ሊሆን ይችላል ከፍ ካለ ድንጋይ ላይ ወደ መሬት ሊሆን ይችላል ከፍ ካለ ከግድግዳ ላይ ወደ መሬት ሊሆን ይችላል። እንደዚሁም ደግሞ አሁን ለምሳሌ ህንፃዎች ላይ ከጅዋን ሆድ መሬት ሊሆን ይችላል ከጅቱ ወደ መሬት ሊሆን ይችላል አውርድ የሚለው ቃል እንግዲህ ከላይ ወዴታችን የሚገልጽልን ትእዛዛዊ የሆነ ቃል ነው ማለት ነው። እንግዲህ በብዙ ቦታ እንጠቀማለን። እንደዚሁም ደግሞ በሲስተም ላይ ሆነ ለምሳሌ በስልክ ላይ የተለያዩ ነገሮችን ዳውንሎድ ለማድረግ እንግዲህ አውርድ የሚለውን በመንካት ዳውሎድ እንዲሆንልን ወይም ደግሞ ያ በኦንላይን ይሰራ የነበረው ከኦፍ በኦፍላይን እንዲሰራ ማድረግ ማለት ነው። እንግዲህ ከ በአብዛኛው ጊዜ ከቪድሜት ወይም ደግሞ ከዩቲዩብ ከቴሌግራም የተለያዩ ነገሮች ቮይሶች ፎቶዎች እንደዚሁም ደግሞ ቪዲዮዎችን ጭምር የተለያዩ ሰነዶችን የተለያዩ ፋይሎችን እንግዲህ ዳውንሎድ ማድረግ ወይም ደግሞ አውርዶ ካለ ኢንተርኔት ማየትንም ይህንንም እንግዲህ አውርዴ የሚለው ቃል ይህንንም ለመጠቆም ይገልጽናል ማለት ነው። ካለምንም ክፍያ ካለምንም ኢንተርኔት በነፃ ኦፍላይን ላይሆን ለመጠቀም የሚያስችለን ነገር ከዛ ከመተግበሪያው ላይ ወደ ፋይላችን ማውረድ ማለት ነው። እንግዲህ አውርድ የምትወጣው ቀን ለዛም አገልግሎት ይሰጠናል ማለት ነው። እንግዲህ በአጭሩ አውርድ የሚለው ይሄንን ይመስላል ከላይ ወደ ታች የሚለውን ይገልጽልናል ማለት ነው። አውርድ የሚለው ቃል እንግዲህ በዚህ ሁኔታ መግለጽ የምንችለው የአማርኛ ቃል ነው ማለት ነው

እወድሃለሁ ማለት እንግዲህ አንዲት ሴት ልትሆን ትችላለች ወይንም ደግሞ ወንድ የሆነ የፍቅር የመግለጫ ቃላት ነው እንግዲህ እወድሃለሁ የሚለው አማርኛ በተለይ በአብዛኛው ጊዜ የሚጠቀሙት የአማርኛ ቃል ነው። ነው እንግዲህ አንዲት ሴት ፍቅረኛ ፍቅረኛዋን እንደምትወደው ወይም ደግሞ እንደምታፈቅርለት የምትገልጽበት ነው ማለት ነው። ለሱ እሷ ለሱ ፍላጎት መኖሯን የምትገልጽበት ነው። እንግዲህ እወድሃለሁ የሚለውን ቃል እና እወድሃለሁ ማለት እንግዲህ አንድ ሰው ለአንድ ሰው ያለውን ጥሩ አመለካከት የሚገልጽበት እንዲሁም ደግሞ በዛ ሰው ደስተኛ መሆኑን የሚገልጽበት ቃል ነው ማለት ነው። እንግዲህ እንደ አማርኛ አብዛኛውን ጊዜ ይሄንን የምንጠቀመው እወድሃለሁ የሚለው ቃል እንግዲህ በተለይ በፍቅረኛዎች ዘንድ ነው ማለት ነው። እንደዚሁም ደግሞ አሁን ለምሳሌ በቤተሰብ መሃል ልጅና አባት ሊሆኑ ይችላሉ እንደዚሁም ደግሞ ልጅና ናት ሊሆኑ ይችላሉ እወድሃለሁ ይባበላሉ ማለት ነው። ይሄም እንግዲህ የሚያመለክተው ምንድነው? አሁን ለዛ ለሚነገረው ሰው እንግዲህ ተናጋሪው ያለውን ውዴታ ወይም ደግሞ ያለውን ፍላጎት ለሱ በምን ምን ያህል ደስተኛ እንደሆነ ምን ያህል በሱ እንደሚደሰት ያለውን ፍቅር ነው ማለት ነው። እንግዲህ የሚገልጽለት እንግዲህ እወድሃለሁ የሚለው ቃል አብዛኛውን ጊዜ ሁለት ፍቅረኛዎች ወይም ደግሞ ሁለት ጥንዶች የሚጠቀሙት የአማርኛ ቃል ነው ማለት ነው። እንግዲህ እወድሃለሁኝ በማለት ፍቅሯን ትገልጽለታለች ማለት ነው። እንግዲህ ይሄም ማለት እንግዲህ አልጠላህም እንደማለት ነው። ወይም ደግሞ ደስ ትለኛለህ ማለት ነውና እንግዲህ ይሄ ቃል እወድሃለሁ የምለው የአንድን ፖዘቲቭ ወይም ደግሞ ጥሩ የሆነ አመለካከት ለመግለጽ የምንጠቀምበት ቃል ነው። ጥሩ የሆነ ደስ የሚል በዛ ነገር ደስተኛ መሆንህን የምንገልጽበት ቃል ነው። ማለት እኔ እወድሃለሁ ይሄ የሚባለው እንግዲህ ይሄ ቃል እንደዚህ ተብሎ ይገነዘባል።

ደርሰኝ ደረሰኝ ማለት እንግዲህ አንዲ የማረጋገጫ ወረቀት ወይም ደግሞ የማረጋገጫ ደብዳቤ ማለት ነው። እንግዲህ አንድ ሰው እቃ ወይም የተለያየ አገልግሎቶችን ገዝቶ እንግዲህ ያ ገንዘብ ከፍሎ ያን ገንዘብ ለመክፈሉ የሚሰጥ የማረጋገጫ ሰነዴ እንደማለት ነው። የደረሰኝ ማለት እንግዲህ እንግዲህ አሁን ለምሳሌ በንግዱ አለም ነው አብዛኛው ጊዜ ይሄ የሚታወቀው እንግዲህ አንድ ሰው የተለያዩ ነገራቶችን የቤት እቃዎችን ወይም ደግሞ ልብሱን ጫማ ሊገዛ ይችላል። እና ለዛ ለገዛበት ወይም ደግሞ ለከፈለበት በትንሽዬ ወረቀት የማረጋገጫ ሰነድ ማለት ነው። እንግዲህ ይሄ ደረሰኝ የሚለው ቃል እና እንግዲህ ገንዘብን መቀበል ወይም ደግሞ መክፈል ወይም እቃን መረከብን የሚያረጋግጥ ማለት ነው። እንግዲህ አሁን ለምሳሌ አንድ ገንዘብ አሁን በባንክ ቤት አብዛኛውን ጊዜ ይሰጣል ደረሰኝ እና እንግዲህ ብር ማስገባታችንን ማረጋገጫ ወይም ደግሞ ከባንክ ብር መውጣታችንን ማረጋገጫ የሚሆን ደረሰኝ ተብሎ በማህተም ተመቶበት ከባንክ ቤት ይሰጠናል እና ያ እንግዲህ ለሌላ ሰው ስግ ሚሆን ገቢ ስናደርግ እንደዚህም ስናወጣ የምንሰጥ ማረጋገጫ ነው ማለት ነው። እንደዚህም ደግሞ ገንዘብ መክፈልን የሆነ የተለያየ እንግዲህ እቃ ለመግዛት ገንዘብ በምንከፈል ሰዓት እንግዲህ ለዛ ለመር ዴህንነት ወይም ደግሞ ለማረጋገጫነት ሲባል ደረሰኝ ይሰጣል። እና ደረሰኝ እንግዲህ እቃ በምንከፍል እቃ ለመግዛት እንግዲህ ብር በምንከፍልበት ጊዜ የሚሰጥ የሰነዲ ማረጋገጫ ነው ማለት ነው። እንግዲህ በተለያዩ ቦታዎች ይጠቀማል ይሄ እንዳልኩት በንግድ ልውጥ በጊዜ በግዢ እንደዚሁም ደግሞ ያው እንዴት በባንክ አገልግሎቶች እንግዲህ በእነዚህ አይነቶች በእነዚህ ቦታዎች እንግዲህ ጥቅም ላይ ይውላል ማለት ነው። የሽያጭ ደረሰኝ አለ የጥሬ ገንዘብም ከባንክ እንደዚሁ መቀበያ ደረሰኝ እንደዚሁም ደግሞ ታክሲ ላይ እንግዲህ የታክሲ ደረሰኝ እንደዚሁም ደግሞ ኮምፒውተር አሉ ማለት ነው። እንግዲህ ደረሰኝ የምንለው አንዳንዴ ለገዛነው ወይም ደግሞ ላስረከብነው ወይም ለሰጠነው ወይም ደግሞ ላወጣነው ነገር ማረጋገጫ የሚሆን ለዛ ማረጋገጫ የሚሆን ሳነድ ነው እንግዲህ በወረቀት ተጽፎ የሚሰጥ በማህፀን ያለው ነው። ማለት እንግዲህ ደረሰኝ የሚባለው እንግዲህ ይሄንን ይመስላል ማለት ነው። ደረሰኝ ማለት እንግዲህ በአጭሩ ይሄንን ይመስላል እንግዲህ የደረሰኝ ቤትኛውም አካባቢ ወይን ደግሞ በየትኛውም ቦታ አስፈላጊ የሆነ ለድህነት አመቺ የሆነ ነው ማለት ነው። ምክንያቱም እንግዲህ አንድ ሰው አሁን ለምሳሌ የሆነን ቅቃ ገዝቶ ከነጋዴ ብር አልሰጠህኝም ብሎ ሊክደው ይችላል እና እንግዲህ ብር አሰጠህኝም ካለው ያንን ማረጋገጫውን ከተረከበ ያንን በማሳየት እንግዲህ ካጣ ወይም ደግሞ ከተለያዩ የግል ንብረቶች ሌላ ማረጋገጥ ወይም ደግሞ ደረሰኝ እንግዲህ ከዛ ነገሮች ያድነዋል ማለት ነው። እንግዲህ ብዙ አይነት ደርሰኝ አለ ያው እንደተናገርኩት የእጅ በእጅ ሽያጭ ወይም ደግሞ ቀጥታ የሽያጭ ደረሰኝ አለ። እንግዲ ይሄ ማለት እንግዲህ እቃ ወይም ደግሞ የተለያዩ አገልግሎቶችን ለሚገዙ ሰዎች እንግዲህ የሚሰጥ ማረጋገጫ ነው ማለት ነው። እንግዲህ ይሄ ሻጩ ለገዢዎቹ ይሄ የሚሰጠው የማረጋገጫ ወረቀት ነው ማለት ነው። እንደዚሁም ደግሞ የዱቤ ሽያጭ ደረሰኝ የሚባለው አለ እሱ ደግሞ በዱቤ ለሚገዙ ሰዎች እንግዲህ ሻጭ እንደዚሁ የሚሰጠው ማረጋገጫ ነው ማለት ነው። በዱቤ ለመሆኑ ምክንያቱም ያንን የወሰዱትን እቃ በሌላ ቀን ገንዘብ አልወሰድንም ብሎ እንትን ሊሉ ይችላሉ እና ያን ደረሰኝ ማረጋገጫ ይሰጣል ማለት ነው። እንደዚሁም ደግሞ የገንዘብ መቀበያ ደረሰኝ አለ። አሁን ለምሳሌ ከባንክ ቤት እንደዚህ ጥሬ ገንዘብ በምናወጣበት ሰዓት ይሰጠናል ማለት ነው። ይሄ ይሄ ገቢ መቀበያ ደረሰኝ የሚባል እንደዚሁም ደግሞ የግዢ ማራጋገጫ ደረሰኝ በተለያዩ ቢሮዎች በገቢዎች እንደዚሁ ደግሞ ቦታዎች ላይ እንግዲህ የደረሰኝ የሚባል ወረቀት አንድ ነገር አገልግሎት ለመውሰዳችን ማመልከቻ ወይም ደግሞ ማሳያ የሚሆን ወረቀት ነው ማለት ነው። እንግዲህ ይሄ ወረቀት ለተለያዩ አገልግሎቶች ይሄ የሚያገለግል ያንን ነገር ለመረከባችን ወይም ደግሞ ለመውሰዳችን ማረጋገጫ የሚሆን ወረቀት ነው ማለት ነው። ደረሰኝ የሚባለው

ውሃ እንግዲህ በተፈጥሮ የሚገኝ ፈሳሽ የሆነ ነገር ነው ማለት ነው። እንግዲህ ውሃ የምንለው እንደምናውቀው ከበተፈጥሮ የሚገኝ በአለማችን ላይ እንግዲህ ከ70 ፐርሰንት በላይ የሚሆን የሾፈናት ምድርን ከሰባ ፐርሰንት በላይ በሚሆን ፐርሰንት እንግዲህ ከፈናት ፈሳሽ የሆነ ነጥረ ነገር ነው ማለት ነው። እንግዲህ ውሃ የምንለው የምን እንግዲህ ተፈጥሮ ከታደለንና ለመኖር እንግዲህ በህይወት ለመኖር እጅግ ዋስትና ከሆኑ ነገራቶቹም አቀል አንዱ ማለት ነው። ይሄ ውሃ የምንለው እንግዲህ ውሃ የምንለው በተፈጥሮ ነው። እንግዲህ ደግሞ ውሃዬ ምናልባት የተለያዩ ነገሮችን የማሟሟት አቅም ያለው ነው ማለት ነው። እንግዲህ እንዴ ሳይንሱም ከ ከሁለት ሃይድሮጅ እና ከአንድ ኦክስጅን የሚሰራ ነው ማለት ነው። እንግዲህ ውሃ የምንለው ወይም ደግሞ ዋታር የምንለው እንግዲህ በተለያዩ ሁኔታዎች በተለያዩ ቦታዎች እናገኘዋለን ማለት ነው። እንግዲህ ከኩሬ ከወንዝ ከሀይቅ ከተለያዩ ቦታዎች ከምንጭ ከዝናብ እናገኛለን ማለት ነው። እንግዲህ ውሃ ምንለው ደግሞ በሱቅ ደረጃ እንግዲህ በሱፐር ማርኬት ደረጃ ንጹህ ውሃ ተብሎ ታስሽጎ እንግዲህ ለመጠጥ የሚሆነው ውሃ አለ ማለት ነው። እንግዲህ ውሃ ምንድነው እንግዲህ በየትኛውም ሁኔታ በየትኛውም አጋጣሚ ልናገኘው የምንችለው ነው ማለት ነው? እንዴትም ደግሞ አንድ ሀገርን ከአንድ ሀገር ሊለይህ የሚችል ትልቅ ግዙፍ ይሄ መልካ ምድር ክስተት ነው ማለት ነው። ውሃም ነው እንግዲህ በሀይቅ መልክ በባህር መልክ ነው እንግዲህ አንድን ሀገር ከአንድ ሀገር የሚለይህም ትልቅ የሆነ ግዙፍ የሆነ እንግዲህ ነው ማለት ነው። የውሃ የምንለው እንግዲህ አብዛኛው አገልግሎት እንግዲህ ሰፋ ያለ ተግባር አለው። በህይወት ዘመናችን ውስጥ እንግዲህ ዋና ዋና ከሚባሉት ውስጥ እንግዲህ ለተለያዩ ምግብ ማብሰያነት ያገለግላል። እንደዚሁም ደግሞ ለተለያዩ ማሽን መቀስቀሻነት እንደዚሁም ደግሞ ከነዲያጅ ጋር በመሆን እንግዲህ ለማሽን አሁን ለምሳሌ መኪና ለመንቀሳቀስ ውሃ ያስፈልገዋል እንደዚሁም ደግሞ ንጽህና አጠቃላይ ንጽህና የተባሉ ነገራቶችን ሁሉም ለመጠበቂያነት ያገለግለናል ማለት ነው። ልብስ በማጠብ ሊሆን ይችላል የተለያዩ ሰውነታችንን ሻወር በመውሰድ ፍታችንን በመታጠብ እንግዲህ በጣም አስፈላጊ ኢቭን ቤት ቤት ራሱ ለማጽዳት ውሃ ያስፈልጋል። እና እንግዲህ የተለያዩ ምግቦችን ማብሰል የምንበላው ውሃ ነው። እንደዚህ ደግሞ ወደ ሰውነታችን በመጠጣት እንግዲህ የተለያዩ ቆሻሻዎችን እንግዲህ የምናስወግድበትም መንገድ ነው ማለት ነው። ውሃ እንዲይዙም ደግሞ ለሰውነታችን በጣም አስፈላጊ ነው። የሰውነታችን ውስጥ እንዲይዙ ከፍ ያለው ስልሳ ፐርሰንት አካባቢ መሆኑን እንዲዝው ውሃ እንዲሆን ይነገራል ማለት ነው። እንግዲህ ውሃ የምንለው ከባህር ይገኛል ከምንጭ ይገኛል አብዛኛው እንግዲህ ሰው የሰው ልጅ ለመጠጥነት የሚጠቀመው ከምንጭ የሚገኘውን ከከርሰ ምድር ውስጥ የሚወጣ ነው ውሃ ነው ማለት ነው። እንግዲህ ይሄ ውሃ በጣም በርካታ አገልግሎት ያለው ነው። የባህሩ አለ የሀይቅ ውሃ አለ የወንዝ ወራጅ ወይም ደግሞ የሚፈሱ አለ። እንግዲህ ይሄ ለእንስሶችም ሆነ ለሰዎችም ለመጠጥነት አገልግሎት ለተለያዩ ለጽድያት አገልግሎት የማያገለግልህ ነው ማለት ነው። እንግዲህ ውሃ በሌላ በኩል ይሄ ውሃ እንግዲህ ትልቅ የሆነ የሀይል ወይም ደግሞ የኢነርጂ ማመንጫም ሆኖ ያገለግላል። ማነው እንግዲህ መብራት በአለማችን ላይ እንዲህ ብታውቀው አብዛኛው ሙሉ በሙሉ በሚባል ደረጃ ከውሃ ሀይል የተገኘህ ነው ማለት ነው። እንግዲህ አሁን እንዴ ኢትዮጵያ እንግዲህ የህዳሴው ግድብ ተገድቧልና እሱን እንግዲህ ከፍተኛ የሆነ የኤሌክትሪክ ምንጭ ወይም ደግሞ ኤሌክትሪክ ሀይል የምመነጭበት ሆኖ ያገለግላል። እንግዲህ ውሃንን እንዴዝ በማጠራቀምም ሀይልን በማመንጨት ለተለያዩ አግልግሎቶች ጥቅም ላይ ማዋል የሚቻልበት ድንቅ የተፈጥሮ ሀብት ነው ማለት ነው። እንግዲህ መነሻው ከዝናብ ይመጣል ዝናብ እንግዲህ ከሰማይ የሚወርድ ውሃ ማለት ነው። እንግዲህ በዛ አማካኝነት ይመጣል እንግዲህ ውሃ ልትላዩ አገልግሎቶች ለአትክልት ልማት ለእርሻ ልማት እንግዲህ ውሃ በጣም አስፈላጊ ነው። ማለት ነው መስኖዎችን ለማከናወን የሚሆን ማንኛውንም አዘርቶ ወይም ደግሞ አትክልት ለማልማት ውሃ ዳሚውና አስፈላጊው ነገር ነው ማለት ነው። ለመብቀል ራሱ ዘሮችን ለመብቀል እንግዲህ ውሃ ያስፈልጋቸዋል እና እንግዲህ ማንኛውም ህይወት ያለው ነገር በህይወት ለመኖር ውሃ ያስፈልገዋል ማለት ነው። እንስሶችም የሰው ልጅም እጽዋትም እንግዲህ ውሃን በጣም ከሚፈልጉና ከሚናፍቁ አካላቶች ውስጥ ናቸው ማለት ነው። እንግዲህ ውሃ የምንለው ይሄን ይመስላል ማለት ነው። ፈሳሽ የሆነ በጣም አገልግሎት የሚሰጥህ ከየራሱ የሆነህ ቀለም ወይም ደግሞ አሁን ሽታህ የለውም ውሃ ካልተበላሸ በስተቀር የራሱ የሆነ ቀለሙም ሆነ ሽታ የለውም ማለት ነው። እንግዲህ ከለረለስ ወደ ኦድርለስ ተብሎ ይጠራል ማለት ነው። እንግዲህ ውሃ የምንለው ያው በካርታ ደረጃ ወይም ደግሞ በካርታ ደረጃ የሰማያዊ ተብሎ ይወክላል። እንደ ሀገር በ እንዴ አለም አቀፍ እንግዲህ የተለያዩ በካርታ ደረጃ የተለያዩ ቦታዎች መልካም ሆነች የተለያዩ በተለያዩ ነገሮች ሲሰየሙ ውሃ በሰማያዊ ከለር ይሰየማል። ነገር ግን ውሃ ምንም አይነት ቀለምም ሆነ ሽታ የለውም ማለት ነው። እንግዲህ ውሃ በተለያየ ጨዋማና ጨው የለሌ ውሃ ተብሎ ይጠራል ማለት ነው። ግን ጨዋማ የሚባለው ውሃ እንግዲህ አብዛኛውን ጊዜ ለመጠጥ ወይም ደግሞ እንስሳቶች ወይም ደግሞ በውሃ ውስጥ የሚኖሩ ነገራቶች አይኖሩበትም ጨው የሌለው ውሃ ግን ለመጠጥም ሆነ አንሳቶች እንደ አሳ ያሉ ቁራሪት ያሉ ነበሮች በውስጡ የሚኖሩበት ድንቅ የተፈጥሮ

ሰማያዊ የምንለው እንግዲህ የቀለም አይነት ነው ማለት ነው። ሰማያዊ የሚለው ቃል እንግዲህ ቀለሞችን ለመግለጽ ቀለምን ለመግለጽ የምንጠቀምበት ቃላት ነው ማለት ነው። ሰሚያዊ ሰማያዊ ማለት እንዲህ እንዲህ ስሙ እንግዲህ ሰማይ የሚመስል ቀለም ያለው ማለት ነው። ሰማይ የሚመስል ቀለም ያለው ማለት ነው። እንግዲህ ሰማያዊ ማለት ከስሙ እንደምንረዳው ሰማይን የመሰለ ቀለም ያለው ማለት ነው። እንግዲህ ይሄ ሰማያዊ የሚለው ቀለም በብዙ ቦታዎች ላይ ልናገኘው የምንችል የቀለም አይነት ነው ማለት ነው። እንግዲህ በካርታ ላይ እንዴ በካርታ ላይ እንዴ ስያሜም ስትሰይም እንግዲህ ውሃ በሰማያዊ ቀለም የተሰየመበት ሁኔታ አለ ማለት ነው። እንዴ እሱም ደግሞ ሰማያዊ ቀለም በተለያዩ የሀገራት ባንዲራዎች ላይ እናየዋለን ነው። ይሄ ሰማያዊ ቀለምን እንደዚሁም ደግሞ በተለያዩ ልብሶች ላይ በተለያዩ እቃዎች ላይ እንደዚሁም ደግሞ በተለያዩ ቦታዎች ላይ የሰሚያዊ ቀለም ተቀብቶ እንግዲህ የቤቴ ወይም ደግሞ የበረንዳ ቀለም ሊሆን ይችላል። እንግዲህ የሰማይ ቀለም በብዛት በቦታ በተለይ የቤት ቀለም ግን ብዙ ሰው ሰማያዊ ቀለምን ይቀባል እና እንግዲህ በዚህ መልኩ ልናገኘውና ልናየው የምንችለው የቀለም አይነት ነው። ሰማያዊ የምንለው በተለይም ደግሞ በልብስ ላይ በብዛት የሚገኝ ነው። እኔ እኔ አሁን ለምሳሌ እንደ እኔ እኔ በጣም ፋቦራይት እና የምወደው የቀለም አይነት ቢኖር ሰማያዊ ቀለም ነውና ልብሶችም እንግዲህ ወደ ሰማያዊ ያዘነበሉ ናቸው ማለት ነው። እንግዲህ በሌላ በኩል ሰማያዊ የምንለውን በተለያዩ እቃዎች ላይ ይሄ የምናገኘው ይሆናል። በቤት እቃዎች ላይ በብዙ እቃዎች ላይ እንግዲህ የተለያየ ቀለም ብቻውንም ይሁን ከሌሎች ቀለሞች ጋር ጎን በጎን እንግዲህ ልናየው እንችላለን። መስኖ ቤትም ላይ እንግዲህ ከሌሎች ቀሎሞች ጋር ጎን በጎን በመሆን እቤት ላይ ተቀብቶም የምናየው የቀለም አይነት ነው። በስፋት የሚገኝ የቀለም አይነቱ ማነው? ይሄ ሰማያዊ የሚባለው ቀለም እንግዲህ ይሄን የሚመስል ሰማይ ልክ ሰማያዊ እንደተባለው ሁሉ ሰማይን የሚመስል የቀለም አይነት ነው ማለት ነው። ይሄ ሰማይ እንደው ነገር ግን በተለይ እንስሳዎች ላይ አይገኝም። ግን አእዋፍ ወይም ደግሞ በወፎች ላይ ይገኛል ማለት ነው። በተለያዩ ወፎች ላይ የተለያዩ ወፎች እንግዲህ የሰማያዊ ከለር ያላቸው ወፎች አሉና በአእዋፎች ወይም ደግሞ በርድ ብለን የምንጠራቸው ላይ ይኖራል ወይም ደግሞ ይገኛል። ማንም ነገር ግን እንዲህ እንዲህ ከብት የጋማ ከብት እንዲህ እሱም ደግሞ እንዲህ በግና ፍየል እንደዚሁም ደግሞ በሰው በሰው ልጆች ላይ የማይቀስብ ወይም ደግሞ የማይታይ የቀለማ አይነት ነው ማለት ነው። የሰማይ ወይም የምንኖረው ቀለም እንደዚህ ዝም ደግሞ በተለይ ላፕቶፖች ላፕቶፖች ላይ ይሄ እንደዚህ ዝም ደግሞ በጫማዎች ላይ እንደዚሁም ደግሞ በተለያዩ ስልኮች ላይ እንግዲህ የቀለም ተቀብቶ ይመጣል ማለት ነው። እንግዲህ በስልክ ላይ ሊሆን ይችላል። በላፕቶፕ ላይ እንደዚሁም ደግሞ በተለያዩ ጫማዎች እንግዲህ በጫማዎች ላይ ሰማያዊ ቀለር ተቀብቶ የሚመጣበት አጋጣሚ አለ ማለት ነው። እንግዲህ ሰማያዊ ቀለም እንግዲህ ትምህርት ማስተማሪያ ፓርከር ግን ለትምህርት ሌክቸሮች አብዝነው ጊዜ የሚጠቀሙት ፓርከር እንግዲህ እሱ ሰማያዊ ከለር የሚጽፍ ይጠቀማሉ አብዛኛው እንደዚሁም ደግሞ በእጃችን የያዝነው ብእር ወይም ደግሞ እስኪ እስክብሪቶ በአብዛኛው ጊዜ የሰማያዊ ቀለም የሚጽፍ ነው ማለት ነው። እና ሰማያዊ ቀለምን እንግዲህ በብዙ ቦታ የምናገኘው የቀለምን አይነት የሚገልጽልን ነው። የሰማያዊ የሚለው ልክ እንደ ሰማይ የሚመስል የቀለም አይነት ነው ነው።

ፌብሩዋሪ የምንለው እንግዲህ ወራትን የሚገልጽልን ቃላት ነው ማለት ነው። እንግዲህ ፌብሩዋሪ ስንል በአማርኛ ፌብሩዋሪ የሚለው ቃል እንግዲህ የእንግሊዘኛ ቃል ነው እና ወደ አማርኛ ሲገለበጥ ወይም ደግሞ ወደ አማርኛ ሲቀየር የካቲት ማለት ነው። እንግዲህ በአማርኛ ፌብሩዋሪ ማለት የካቲት ማለት ነው፤ እና እንግዲህ የካቲት ወይም ደግሞ ፌብሩዋሪ እንደ ኢትዮጵያ ስድስተኛው ወር ነው ማለት ነው ያው ከመስከረም ጀምሮ መስከረም፣ ጥቅም፣ ህዳር፣ ታህሳስ፣ ጥር ብሎ የካቲት ስለሚባል ያው እንደ ኢትዮጵያ ስድስተኛው ወራችን ወይም ደግሞ የአመቱ አጋማሽ የሚባለው ነው ማለት እንግዲህ በአመት እና አስራ ሁለት እና እንደዛ አካባቢ ወራቶች አሉ። እንግዲህ የስድስተኛው ወር የአመቱ አጋማሽ የሚባለው ወር ነው ማለት ነው እንደ ኢትዮጵያ እንግዲህ ይሄ ወራት በጋ የበጋ ወቅት የሚወጣበት እንደዚሁም ደግሞ የበልግ ወቅት የሚገባበት ነው ማለት ነው። እንደሚታወቀው በኢትዮጵያ አራት ወቅቶች አሉ። የመህር፣ የበልግ፣ የክረምትና የበጋ። ይሄ ወራት እንግዲህ የበጋ ወራት የሚያልቅበት እንደዚሁም ደግሞ የበልግ ወራት የሚገባበት ነው ማለት ነው ይሄ ፌብራሪውም ደግሞ የካቲቴም የምንለው። እንደዚሁም ደግሞ እንደ አውሮፓውያን አቆጣጥሮ ወይም ደግሞ እንደ ፈረንጆቹ ደግሞ ይሄ ፌብሩዋሪ የምንለው ሁለተኛው ወር ነው ማለት ነው እንግዲህ ከ ጃኗሪ ቀጥሎ ምንድነው ፌብሩዋሪ ነው የሚባለው እና ወይም ደግሞ ጥር ብሎ የካቲት ስለሚባል ሁለተኛው ወር ነው ማለት ነው ይሄ ፌብሩዋሪ የምንለው። እንግዲህ ይሄ ወር እንግዲህ በፈረንጆቹ ያው ከአዲስ አመት ካከበሩበት ወር ቀጥሎ ያለው ሁለተኛው ወር ወይም ደግሞ የአመቱ የመጀመሪያው ወራቶች ነው ማለት ነው። እንግዲህ ፌብሩዋሪ የምንለው የአመቱ የመጀመሪያው ወር ነው በፈረንጆቹ። በኢትዮጵያ እንዲህ ኢትዮጵያ ግን የአመቱ አጋማሽ ወር ነው ማለት ነው ይሄ ፌብሩዋሪ ይሄ የምንለው ወር እንግዲህ ፌብሩዋሪ የሚለው ወራትን ነው የሚገልጽልን ማለት ነው ወራት ማለት እንግዲህ የቀኖች ስብስብ ነው የሳምንታቶች ስብስብ ነው ወር የምንለው እና ወራት የወራትን ስም የሚገልጽልን ነው ያው የወራት ስሞች እንደሚታወቀው በእንግሊዘኛ ወይም ደግሞ በአውሮፓውያን አቆጣጠር ሴፕቴምበር ኦክቶመር፣ ኖቬምበር፣ ዲሴምበር፣ ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁኒ፣ ጁላይ፣ ኦገስት ተብሎ ይጠራሉ። እንዲሁ ኢትዮጵያ ደግሞ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሰኔ፣ ሀምሌ፣ ነሀሴ እና ቋግሜ የምትባል አስራ ሶስተኛ ወር አለች። ይቺ ወር እንግዲህ አምስት ወይም ስድስት ቀን የምትሆነው እንግዲህ ፌብሩዋሪም ማለት እንግዲህ ከነዚህ ወራቶች መሃከል አንደኛው የሆነ ወይም ደግሞ የካቲት የሚባል ነው ማለት ነው እንግዲህ ይህ ወር ከነዚህ ወራቶች መካከል አንዱ የሆነ ለዚህ ወራት መግለጫ ወይም ደግሞ ስም ሆኖ የሚያገለግለው ይሄ ፌብሩዋሪ የሚለው ቃል ነው ማለት ነው። እንግዲህ በዚህ መልኩ ፌብሩዋሪ የሚለውን ቃል መግለጽ ይቻላል ማለት ነው።